የአትክልት ስራ ላይ ያው እሰራለሁኝ አንዳንዴ ያው አትክልት መንከባክብ በጣም ደስ ይላል። የመቆፈሩ ላይ ምናምን እኮ ጎበዝ ባልሆንም ግን ውሃ እጠጣለሁኝ አንዳንዴ ደግሞ። በእቃ የተተከሉ አትክልቶችን መንከባከብ። እቃዎቹን ማጽዳት አንዳንዴ ቦታ ማቀያየር እነሱን እነሱን ነገሮች መስራት እወዳለሁ።

አዎ እንደገና ጥቅም ላይ ማዋል እችላለሁኝ። የተለያዩ ነገሮችን አሁን አንድ የተጠቀምኩትን እቃ ድጋሚ የሚያስፈልግ አይነት ወይ ብዙ ካላረጀ አጠቃቀሙን ቀይሬ ለሌላ ተግባር ላይ እጠቀመዋለሁ። የተለያዩ ወይ ቅርጹን በመቀየር፣ ወይ መሰፋት ካለባቸው በማሰፋት እጠቀማለሁ።

የቀን መቁጠሪያ አዎ እጠቀማለሁ ለተለያየ ነገር። አንዳንዴ ያው የስራ ቦታ ላይም ስንሆን። ያው በእኛ ሀገር ቀን አቆጣጠሩ በ በውጮቹም አለ በእኛም ስላለ ያንደግሞ ለመለየት መቁጠሪያ ነው የምጠቀመው። ካልሆነ ይምታታብኛል እኔ ብዙ ጊዜ የማውቀው አንዱን ብቻ ስለሆነ በተለይ የሌላኛውን ለማወቅ ስፈልግ። የቀን መቁጠሪያ ነው የምጠቀመው

መጽሐፍ የማነበው ጊዜ ካገኘው ነው። በቋሚነት አሁን ላይ እያነበብኩ አይደለም ካለሁበት ጊዜ አንፃር ግን ጊዜ ካገኘሁ ያው አንድ መጽሐፍ ከጀመርኩኝ ቶሎ መጨረስ ስለምፈልግ ቀኑን ሙሉ ሁላ ላነብ እችላለሁ እስክጨረሰው ማለት ነው። ግን ያው ከስራ ጋ አሁን ባለሁበት ሁኔታ ብዙም መጽሐፍ እያነበብኩኝ አይደለም። እና እንደዛ ነው ያው ጊዜ ሳገኝ ነው የማነበው።

ትንኞች በአካባቢያችን አዎ አሉ ግን ሁሌ ሳይሆን የሆነ ወቅት አላቸው ብቻ ሁሌ አይኖሩም ግን የሆነ ወቅት ጠብቀው ይመጣሉ። በተለይ ያው እኛ ትልልቅ ሰው ብዙ አይናደፉም። ግን አሁን ህፃናት ላይ ምናምን ጉዳት ያደርሳሉ እየነከሷቸው ፊታቸው ያብጣል። እንደዛ እንደዛ አይነት ነገሮች አሉና በአካባቢያችን ጥንኞች አሉ

በእጅ መሸመን አይ እኔ እንኳን አላውቅም ሞክሬውም አላውቅም። ግን በአካልም አይቻለሁ፣ በተለያዩም የማህበራዊ ሚዲያዎች ላይ አይቻቸዋለሁ፣ ሰዎች ሲሰሩ፣ ሲያስተዋውቁ አያለሁ ግን እኔ ሞክሬው አላውቅም። እድሉን አላገኘሁኝም፣ ምናልባት ያው እድሉ ቢኖረኝ እሞክር ነበር፤ ግን በእጅ መሸመን አልችልም።

አካባቢውን ትወጂዋለሽ? አዎ አካባቢው በጣም ነው። የምወደው ያው ያሉትን ነገሮች ከልጅነት የነበርኩበት አካባቢ ስለሆነ ትንሽ እዚህ አካባቢ ማህበራዊ ህይወት ደስ አይልም። ሰዎች ጋር ያለው ብዙ ለማህበራዊ ህይወት ጥሩ አይደሉም የሰፈር ሰዎች ግን ያለሁበት አካባቢ ያለውን ተፈጥሮ ሁሉንም ነገር እወዳለሁ

ከፀሀይ የምጠበቀውን የራሴን ለመጠበቅ የመጀመሪያው ዣንጥላ እጠቀማለሁኝ። ያው ፀሀይ ሁሌ ያው ቦርሳዬ ውስጥ አይጠፋም። ያው ምናልባት የተለያዩ ቦታዎች ቀን ላይ ልንቀሳቀስ ፀሀይ ላይ ልንቀሳቀስ ስለምችል በቦርሳዬ ይዤ ነው የምሄደው። እና ፊቴ ላይ ደግሞ መቀባት ያለብኝን እጠቀማለሁኝ። መቀባት ያለብኝን ፀሀይ ለመከላከል ተብለው የተቀመሙ ግባቶችን እቀባለሁ ከጥላ በተጨማሪ ማለት ነው

ፎቶ ማንሳት በጣም ነው የምወደው። በጣም የምወደው ነገር ነው፤ ግን ያው ብዙም ጎበዝ አይደለም። ሁሌም የተለየ አዳዲስ ነገር ሲኖር፣ ወይ አዳዲስ እንቅስቃሴ ህፃናትም ይሁኑ ወጣቶች ብቻ ማቅሰው የተለየ ነገር ሲያደርግ ወዲያውኑ ፎቶ ማነሳው ማስታወሻ ስለሚሆን ያንን ነገር አንስቼ ለዛ ሰው በማህበራዊ ሚዲያ ላይ ሰውየው ሳያውቅ ፎቶ አንስቼ ማጋራት በጣም ነው ደስ የሚለኝ። እና ያው ፎቶ ብዙ ጊዜ አነሳለሁኝ።

የቪዲዮ ጥሪ አደርጋለሁኝ አንዳንዴ አሁን ከቤተሰብ ጋር በተለይ ተማሪ እያለሁ ያው ለትምህርት ወደ ሌላ ቦታ ሄጄ ስለነበረ። በቪዲዮ ነው የምናወራው እና በተለይ ታናናሾቼን እንደሱ አወራቸዋለሁ ከዛ ውጪ ግን ያው ከሌሎች ጋር ብዙ በቪዲዮ ጥሪ የማውራት ልምዱ የለኝም። ግን ያው አስፈላጊ ሲሆን ግን አወራለሁ

ልብስ በእጅ አላጥብም። ትንንሽ ልብስ ካልሆነ ትንንሽ ማለት እንዳጋጣሚ አሁን ወይ አንድ ቲሸርት ወይ ካልሲ ነገር እንደነሱ። ማጠብ አስፈልጎኝ ከሆነ በእጅ አጣባለሁኝ ግን ከዛ ውጭ ማሸን ነው ምጠቀመው በእጅ ማጠብ አልወድም። በተለይ ወፋፍራም ከባባድ ልብሶችን በእጅ ማጠብ አልችልም። ያደክመኛል እዝ ዙም አለመቻል ሳይሆን አልወደውም። እና ማሽን ነው የምጠቀመው በእጅ ልብስ አላጥብም

በተፈጥሮ ውስጥ መራመር በጣም በጣም ነው የምወደው። በተለይ ዛፎች የበዙበት አካባቢ ላይ መራመድ እንኳን መራመድ አይደለም ብር ከፍዬ እንኳን መዝናኛዎች እንዲህ ተፈጥሮ የሞላበት ካለ። እሄዳለሁኝ። ተራራ ነገር ላይ በቡድን ሆነን መውጣት ጊዜ ማሳለፍ በጣም የምወደው። ነገር ነው በጣም እወዳለሁ

የስልክ ካሜራ በጣም ነው የምትጠቀመው የስልክ ካሜራ ሁሌ ፎቶ ማነሳ ወይ ደግሞ ቪዲዮዎችን የማስቀምጠው የስልክ ካሜራ በመጠቀም ነው። ሌላ። ድሮ የትክክለኛው ካሜራ ነበረኝ ግን አሁን ስለተበላሸች ብዙ ጊዜ ፎቶም የማነሳው የተለያዩ ነገሮችን። አንስቼ የማስቀምጠው ስልኬን ካሜራ ተጠቅሜ ነው

ቅሬታዎችን የማስተናግደው በመነጋገር ነው። ያው በመነጋገር አምናለሁ። ሰው ደግሞ የሆነ አንዳንዴ እንደሰው ስሜታዊ ሆኖ ቅሬታ ሊያቀርብ ስለሚችል ሰዎች ስሜታዊ የሚሆኑበት ሰዓት ላይ አላወራም። ግን ሳትጠብቂ በነገሩ ላይ ከመና አንፃር አንዳንዴ ሰው ብቻ በእኛ በምንሰራው ስራ ላይ ቅሬታ ሊያቀርቡ ይችላል። ስሜታዊ ሆኖ ማለት ነው። እንደዛ እንዳይሆን ምክንያታዊ የሆነ ነገር ካላችሁ። እቀበልና አስተካክላለሁ። ካልሆነ ግን በስሜታዊነት ካደረግኩት አላስተናግድም።

በቀን የምሰ የምንጠቀመው ስልኬን ያው ረጅም ሰዓት ስልኬን እጠቀማለሁ። በተለይ ደግሞ፣ ሁሉንም ሌላ ስራ ቤት ውስጥ እየሰራሁ ካልሆነ፣ ሌላ ነገር እያደረኩኝ ካልሆነ፣ ስልኬን ነው በስልክ ነው የማሳልፈው ሙሉ ቀን በቃ ካንተኛው ወይ ደግሞ ቤት ውስጥ የተለያየ ስራዎችን ካልያዝኩኝ አብዛኛውን ጊዜ የማሳልፈው ከስልኬ ጋር ነውና ካልኩሌት በላደርግም ግን ትክክል በቃ ረጅም ሰዓት ስልክ እጠቀማለሁ።

እሳት ለማንደድ የምጠቀመው እንጨትና ክርቢት ነው። ብዙም ይሄ በፌስታልና በእንጨት ደስ አይለኝም ሽታ ስለሚኖረው። አንዳንዴ ክረምት ከሆነ። እንጨቱ አልነድ ካለኝ ጋዝ ልጠቀም እችላለሁ ግን አብዛኛው ጊዜ ተፈጥሮ ነው ያው እኔ የምጠቀመው በእንጨት ብቻ ነው። ግን እንጨቱን በደንብ ከዛ በፊት አድርገዋለሁ ፀሀይ ላይ በደንብ ቶሎ እንዲቀጣጠልልኝ እንጨቱን አደርቀዋለሁ ከዛም በእንጨት ነው የምጠቀመው

ፀሀይ ስትጠልቅ መመልከት በጣም ነው ምወደው በተለይ የሆነ ተራራማ የሆኑ አካባቢዎች ላይ ያለውን እይታ ማታ አካባቢ በጣም እወደዋለሁ። እንደውም ድሮ በትምህርት ሌላ ቦታ የነበርኩበት ሰዓት ተራራ ያለበት አካባቢ ነበርና ሁሌ ነው በቃ ጊዜ ካለኝ በዛ ሰዓት ብዙ ጊዜ ለማየት እወጣለሁኝ። በረንዳ ላይ ስንቆም በደንብ ይታይ ነበርና። በጣም ስለምወደው ሁሌ ፎቶ እያነሳሁ አስቀምጥ ነበር። የተለያዩ ማህበራዊ ሚዲያዎች ላይ እና በጣም ነው የምወደው።

ያው የድንኳን ቋሚ አምናለሁ ማለት ሰዎችን እስከ አግባባ ድረስ። አሁን ለሰዎች በዛ ቋንቋ መግባባት እስከቻሉ ድረስ መግባቢያ ነው። ቋንቋ ደግሞ በዋናነት ለመግባቢያነስ ነው የሚያገለግለው። እና ይሄም ሰዎችን እስከ አግባባ ድረስ ያው እቀበላለሁ ልክ ነው አምናለሁ።

የቅርብ ጎደኞቼ ጋር ያው በስራ ያገኘኋቸው አሉ አሁን ላይ በደንብ የምንቀራረበው ያው ስራው ቦታ አብረን ስለምንውል ብዙ ነገር አንድ ላይ ነው የምናደርገው። ግን በጣም ደግሞ የቅርብ ጓደኞቼ ከልጅነት ጀምሮ አብሮ አደጉቼ ናቸውና። ያው አሁን ሁላችንም በስራ ምክንያት ተለያይተን የተለየ ቦታ ላይ ስላለን። ጊዜ ባገኘን ሰዓት አመት በዓል ሲሆን እረፍት ስንሆን እንገናኛለን

እኔ ያው ለመጻፍ የምጠቀመው የቀኝ እጄን ነው በቀኝ እጄ በደንብ መጻፍ እችላለሁኝ ሁሉንም ነገር በቀኝ ነው የምጽፈው። ግን በግራ እጄ እሞክራለሁ ግን ብዙም የጅ ጽሁፌ አያምራልኝም። በግራ ስሞክር እና ደግሞ ፈጣንም አይደለሁም በግራ እጅ ስጽፍ ማለት ነው። ግን በቀኝ እጄ ስጽፍ በጣም እፈጥናለሁ የእጅ ጽሁፌ ግልጽና የሚያምር ነው የሚሆነው። እና የቀኝ እጄን ነው የምጠቀመው

ጠዋት የምበለው አብዛኛው ጊዜ ዳቦ ነው ዳቦ ያለበት ነገር ወይ ከፍርፍር ጋር ወይም እንቁላል ያገኘሁትን ነገር ግን የምጠቀመው በዳቦ ነው። ጠዋት ደግሞ ወይ ቡና ወይ ደግሞ ሻይ መጠጣት ግዴታ ነው ያው ስላስለመድኩኝ። ከሁለት አንዱን ከዛ በዳቦ ያለበት ቀለል ያለ ምግብ የምጠቀመውና በብዛት ዳቦ ወይ በፍርፍር ወይ በእንቁለል አድርጌ። እበላለሁ

የትንኝ መረብ አይ እዚህ አዲስ አበባ ላይ አንጠቀምም ብዙም ትንኝ አያስቸግረንም ለዛ አንጠቀምም ግን። ለትምህርት የሄድኩበት አርባ ምንጭ ስለነበረ እዛ ደግሞ የወባ ትንኞች ስላሉ መጠቀም ግዴታ ስለነበረ የትንኝ መረብ እዛ እያለሁ ሁሌ እጠቀም ነበር። እዚህ ግን ቤት አዲስ አበባ ስሆን አልጠቀምም

አዎ ሰዎችን በአይኔ እመለከታቸዋለሁኝ የሆነ ሰው ላይ ረጅም ሰዓት ሲባል ፍጹም ግን የሆነ ሰው ሳገኝ ወይ አዳዲስ ነገር የሰው ፊት ላይ ሳይ። ብዙ ጊዜ የማየት ልምድ አለኝ ያው ያው ብር አድናቂም ነኝ የምባለው። ብዙ ጊዜ አየሁኝ። ያው የሰው ላይ ያው ከአዲስ ነገር ካለው በተለይ በደንብ ነው የማየው።

እኔ የምወደው መተግበሪያ የመጽሐፍ ቅያዱስ መተግበሪ ነው። ያው እሱ መተግበሪያው በጣም አሪፍ ስለሆነ እና ደግሞ በጣም አስፈላጊ ነገር ስለሆነ። እሱ መተግበሪያ መኖሩ ደስ ይለኛል ለተለያየ ነገር ያው በፈለኩ ሰዓት መጽሐፍ ቅዱስም እንዳነብ ስላገዘኝ እና ደግሞ። ለመያዝም በስልኬ ውስጥም ስለሆነ የፈለኩበት ቦታ ላይ በፈለኩት ሰዓት ማንበብ ስለምችል እኔ የምወደው የመጽሐፍ ቅዱስ መተግበሪያ ነው

አዎ ያው ብዙ የማስታውሳቸው ጥሩ መምህራን አሉ ግን ከዛ ውስጥ በደንብ የማስታውሰው አስራ ሁለተኛ ክፍል እያለሁ ማትሳ ያስተማሩኝ አስተማሪ ትልቅ ሰው ናቸው። እና ለትምህርት ያላቸው ፍቅር ለልጆች ያላቸው ፍቅር በቃ እንደ አባት እየሆኑ ነበር የሚያስተምሩንና ቀለም ብቻ ሳይሆን በቃ ከእሳቸው ጋር የነበረው የክላስ ጊዜ በደንብ አሪፍ ነበር። ጥሩ ውጤትም እናመጣለን ሁላችንም ደስ ብሎን ነበር። የእሳቸውን ክፍል ጊዜ የምንማረው ያው የሂሳብ ትምህርትም ስለምወድ መሰለኝ። እና ደግሞ በዛ ላይ እሳቸውም ጥሩ መምህር ስለነበሩ በጣም እወዳቸዋለሁ

በመስታወት ላይ ያው ረጅም ሰዓት አጠፋለሁ። በተለይ ስራ ከሌለኝ አዎ መስታወት ላይ አፈጣለሁ ወይ ፀጉሬን እያበጠርኩ ከሆነ ደግሞ ፊቴ ላይ የተለያዩ ውህዶችን የምጠቀምበት ሰዓት ላይ ለረጅም ሰዓት መስታወት አያለው። አንዳንዴ ደግሞ ያው ፊቴን በማስተካክልበት ሰዓት ለረጅም ሰዓት መስታወት እጠቀማለሁኝ

አይ መደንዘዝ አልወድም ደስ አይለኝም ማለት ከደነዘዝኩኝ እኮ ነገር ፈጣን ሆኜ መስረት የለብኝን የራሴን ሀላፊነቶች እንዳልወጣ የማያደርግ ነገር ነው። እና እንደምድል ደግሞ እንዳላስብም ብዙ ነገር የሚያደርገኝ ነገር ስለሆነ እኔ በመደንዘዝ ስሜትን መደበቅ በሚለው ነገር አላምንም። ያው ነገሮች መፈታት ያለባቸው ችግሮችን ፈቶ ህይወትን መቀጠል ነው እንጂ ደንዝዞ ለተወሰነ ጊዜ መቆየት ጥሩ ነገር ነው ብዬ አላምንም

አዎ በአካባቢያችን የድልድይ አለ። የሆነ ከ በእኛ ሰፈር የሚያልፍ ወንዝ አለ። ወንዝ ሳይሆን እንደ ቁርፍ ነገር ነው ግን ያው ክረምት ላይ በጣም ስለሚሞላ ድልድይ ትልቅ ድልድይ ተሰራ። ድሮ አልነበረውም አሁን ግን በጣም እየሞላ አንዳንዴ ወደ መኖሪያ ቤቶች እየገባ ስላስቸገረ። ትልቅ ድልድይ ተሰርቷል ያው እሱ ክረምት ክረምት በጋ ላይም እንጠቀማለን። ያው ጎርፍ ያለፈበት ቦታዎች ስለጎረጎዱ። ያን ድልድይ ተጠቅመን ነው የምንሻገረው

የጫማዬ ቁጥር በብዛት የምንጠቀመው ሰላሳ ስምንት ነው። ግን አንዳንዴ እንደየጫማው የሚለያይበት ጊዜ አለ አንዳንድ ጨማዎች ሰላሳ ሰባት ሰላሳ ሰባትም ሆነው የበቁኝ አሉ ግን ያው ብዙም እረፍት አይሰጠኝም ግን አብዛኛውን ጊዜ ሰላሳ ስምንት ነው ከዛ አንዳንዴ ሰላሳ ሰባት እጠቀማለሁ፤ ግን ሰላሳ ዘጠኝ ከሆነ ደግሞ በጣም ስለሚሰፋኝ ደስ አይለኝም። በቃ ብዙን ጊዜ የምጠቀመው ሰላሳ ስምንት ቁጥር ነው።

ብዙም ጊዜ የምጠቀመው ሳሙና የፈሳሽና የዱቄት ሳሙና ነው የምጠቀመው። ልብስ ለማጥብ ሁለቱንም አቀላቅዬ እጠቀማለሁ። እቃ ማጥብ ከሆነ ደግሞ የእቃ ፍሳሽ ሳሙና እጠቀማለሁኝ። ከዛ ውጪ ያለው እንደፊቴ ያው የፊት መታጠቢያ ሳሙናዎችን የፈሳሽ ነው የምወደው። ከዛ ውጪ የዱቄትና የፍሳሽ ብቻ ሁለቱን ነው ማዘወተረው

በምንጣፍ ላይ እቀመጣለሁኝ ያው የእኛ ቤታችን ሳሎን ሙሉ ምንጣፍ ነውና ጫማ አውልቀን ነው ምንገባው። እንደዛ እኔ እንደውም ሶፋ ላይ ከምቀመጥ ይልቅ ምንጣፍ ላይ ስቀመጥ የሆነ ደስ ይለኛልና። እንደውም ቤት በምንጣፍ ላይ ቁጭ ብለን ነው። ምንመገበው ሁሌም ባይሆን ሴቶች ብቻ ከሆንን ያው ወንዶችም ምንጣፍ ላይ መቀመጥ ብዙም አይወዱምና። እኛ ሴቶች ብቻ ከሆንን ምንጣፍ ላይ ነው ቁጭ ብለን የምንመገበው።

እኔ የምጠቅመው ትራስ ሁለት ነው አንድ ተለቅ ያለ ሳይዝ እና አንድ ደግሞ አነስ ያለ ማለት ነው። እና ሁለቱንም ነው የምጠቅመው። አብዛኛውን ጊዜ ግን ይሄው ስቀመጥ በትልቁ ነው የምቀመጠው። ስተኛ ግን ትንሹን መደገፍ ነው ደስ የሚለኝ። ያው ሁለቱንም እንደአስፈላጊነቱ እያቀያየርኩኝ እጠቀማለሁ። ሁለት ነው ያለኝ

ማሳለፍ እችላለሁ። ነገሮችን ማለፍ ያለባቸውን ነገሮችን አሳልፋለሁኝ። ያው መጋፈጥ ያለብኝ ነገሮች ካሉ ደግሞ ያው ሀላፊነት ወስጄ እስከመጨረሻው ድረስ አሳልፋለሁኝ። ከዛ ወጭ ግን መተው ያለብኝን ነገሮችንም በመተው ነው ማሳለፈው።

ጫጫታ ያለበት አካባቢ ደስ አይለኝም በተለይ ወይም ማንበብ የምፈልግበት ጊዜ ወይም የተለያዩ ስራዎችን ከራሴ ጋር ማውራት የምፈልግበት ሰዓት ላይ ጫጫታ ካለ ደስ አይለኝም። ባላነብ እንኳን ሆኖ ቁጭ ብዬ ህፃናት ከተንጫጩ አይምሮዬ ሰላም አይሰጠኝም ብዙ ጊዜ። ዝምታ ነው ደስ የሚለኝ እና ጫጫታ አልወድም።

አዎ ስልጠና ወስደለሁኝ። በሁሉም ቦታ ላይ በስራ ቦታ ላይ ያሉ ስልጠናዎች ላይ መሳተፍ ደስ ይለኛል በተለይ ደግሞ አዳዲስ ሀሳቦችን የማገኝበት አዳዲስ ደግሞ ለስራዬ የሚያነሳሱ እንደ ህይወት ለትለይ ነገር የሚያበረታቱኝ አይነት ስልጠናዎች ከሆኑ አዲስ የሆነ ነገርንም እማግኝበት ከሆነ ስልጠና ላይ እሳተፋለሁ

የሙዚቃ ምስሪያዎችን እንኳን ብዙ መጫወት አልችልም ግን ሞክሬያለሁ። ጊታርም ሞክሬያለሁ ኪቦርድም ሞክሬያለሁ ግን ጎበዝ የምባል አይነት ሰው አይደለሁም። ማለት በትምህርት የታገዘ አይነት እንትን ነው በትምህርት የታገዘ አይደለም። እንዲሁ ዝም ብዬ እንትን ማህበራዊ ሚዲያዎች ላይ እያየው በዛ መሰረት እምለማደውና ብዙም እኮ ግበዝ አይደለሁም። ግን መሳሪያዎችን መጫወት እችላለሁ